የዛሬው የአየር ሁኔታ እንዴት? ነው ለሚለው ያው የዛሬው የአየር ሁኔታ መደበኛ ከዚህ በፊት እንደነበረው እንደ ወትሮ ነው ማለት ነው። የዛሬው የአየር ሁኔታ ምክንያቱም ሞቃታማም አይደለም ያው ቀዝቃዛም አይደለም መደበኛ የአየር ሁኔታ ነው የሚታየው ማለት ነው። ምክንያቱም የኛ የአየር ሁኔታ። ያው በወቅቶች ስለሆነ የሚለካው የአየር ሁኔታ መልካም እና ጥሩ የሚባል ሁኔታ ላይ ነው ያለው ማለት ነው

ማታ በምን ሰዓት ትመገባለህ ለሚለው ያው ብዙ ጊዜ ማታ ምመገብባት የምመገብበት ሰዓት ተመሳሳይ ነው ያማለት ከሶስት ሰዓት እስከ አምስት ሰዓት ባለው ሰዓት። ሊሆን ይችላል የምመገበው ምክንያቱም ከዛ በፊት ያው ብዙ ጊዜ ትኩረት የማደርግባቸው ሌላ ጉዳዮች ስላሉ። ምግብም ለመመገብ የሚኖረኝ ሰዓት። ከዛ ትንሽ ጠጋ ያለ ነው ማለት ከሶስት ሰዓት ጠጋ ያለ ነው ማለት ነው።

ማታ ምን አይነት ስራ ምን አይነት ድምጽ ትሰማለህ? ለሚለው ብዙ ጊዜ ያው ማታ ላይ የሚሰሙት ድምጾች ወደ መረጋጋት ሊወስድ የሚችል ድምጾች እንዲሁም ደግሞ እረፍቴን ያማከሉ ድምጾች ናቸው ሊሆኑ የሚችሉት፣ ብዙ ጊዜ ግን ማታ ላይ ላዳምጥ የምችላቸው ድምጾች የተወሰነ ሙዚቃም ሊሆን ይችላል መዝሙርም ሊሆን ይችላል ብቻ ግን ረጋ ያለ ሙዝ ድምጾች ናቸው የሚሆኑት ማለት ነው።

የእቃ ቁጥጥር ታደርጋለህ ወይ? ለሚለው አዎ የተለያዩ የእቃ ቁጥጥሮች ላደርግ እችላለሁ ያ ማለት በስራ ሁኔታ ላይ ለስራ ሊጠቅሙ የሚችሉ እቃዎችንም ቁጥጥር ማድረግ ያስፈልጋሉ ንብረትም እስከሆኑ ድረስ ማለት ነው። እና የመስሪያ ቤትም እቃዎችንም እንዲሁም ደግሞ ሌሎችም የሚገዙ እቃዎች ላይ የሚደረጉ የራሳቸውን የቻሉ ቁጥጥሮች አሉ ማለት ነው። እና እኔም ያው በዛ ደረጃ ለሚደረገው ክንውን የራሴ የሆነ አስተዋጽኦ ይኖረኛል ማለት ነው።

ኮከቦችን መመልከት ትወዳለህ ለሚለው ጥያቄ? ያው ኮከቦችን መመልከት እጅጉኑ የሚማርክ እንዲሁም ደግሞ መልካም የሆነ ገጽታ ያለው እንዲሁም ደግሞ ከተፈጥሮም ከውብ ከሆኑ እውነታዎች አንዱ ኮከብን መመልከት ነውና። ኮከብን መመልከት እወዳለሁ።

የድርጅቱን ባህል ትወዳለህ ወይ? ለሚለው የድርጅቱን ባህል አዎ! በእርግጥም ያ ማለት እኔ የምሰራበት በመስሪያ ቤት ደረጃ የራሱ የሆነ ባህ፤ የራሱ የሆነ አሰራር፤ የራሱ የሆነ ህግጋቶች፤ ፖሊሲዎች ያሉት ስለሆነ እነዛን ህግጋቶች ከመተግበር አኳያ ባህሉን የራሱን ስርዓት ከማስጠበቅም እንዲሁም ከመጠበቅም አኳያ የራሴ አስተዋጽኦ ይኖረኛል። ስለዚህ ድርጅቱን ባህል እወዳለሁ ወይም አከብራለሁ ወይም እመራበታለሁ ማለት ነው።

የስራ አሰራሮች ትከተላለህ ወይ ለሚለው ጥያቄ ማለትም? የስራ አሰራሮች በየትኛውም የስራ መስክ ውስጥ በየትኛውም የስራ ሂደት ውስጥ ግዴታ መከተል ያለብን የስራ ክንዋኔ ቅደም ተከተሎች አሉ በዛ ከየስራ ክንዋኔ ቅደም ተከተል ውስጥ። በመመስረት ወይም በመመርኮዝ ነው የትኛውም ስራ አሰራሮች ሊከናወኑ የሚ የሚችሉት ወይም ደግሞ ልንከተላቸው የሚገቡ የስራ አሰራሮች ናቸው። ማለት ነው

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? ለሚለው ጥያቄ ያው ብዙ ጊዜ ትርፍ ጊዜዎችን መጠቀም ያለብን አእምሮአችንን ሊጠብቅ የሚችል አእምሮአችንን ለ ማለትም ማይጎዳ የሆኑ ተግባራቶችን በማከናወን ነው። መሆን ያለበት ምክንያቱም አይምሮአችን ለስራ የሚሆነውን አይምሮም ደሞ ለእረፍት ማዋል ሲገባው ተጨማሪ ደሞ ከስራ በላይ ደሞ ሌላ አይምሮን ሊያደክም የሚችል ተግባር በማከናወን መሆን የለበትም ብዬ አስባለሁ። እና ትርፍ ጊዜዬንም አይምሮዬን እንዲጠብቅ አይምሮዬን ላድስ አይምሮዬን ሊገነባ የሚችሉ ተግባራቶችን በማከናወን ነው የማሳልፈው። ማለት ነው

የተበላሸ ነገር ማስተካከል ትችላለህ ወይ ለሚለው? አዎ ምን ጊዜም የተበላሸ ነገር መስተካከል አለበት ብዬ የማስብ ሰው ነኝ። ያ ማለት የተበላሸው ሁኔታ በምን ምክንያት እንደተበላሸ እንዴት እንደተበላሸ። እና ለምን እንደተበላሸ በማረጋገጥ እነዛን ችግሮች የተበላሸባቸውን ሂደቶች መልሰው በማስተካከል ችግሩን ለመፍታት የራሴን ጥረት አደርጋለሁ። ወይም የራሴን መፍትሄ እወስዳለሁ ማለት ነው

የምትወደው አትክልት ምንድነው? ለሚለው ያው ብዙ ጊዜ ምወደው አትክልት ሰላጣና ቆስጣ የሚባሉት እነዚህ መደበኛ የምንጠቀማቸውም በአብዛኛውም የምንመገባቸውም የአትክልት አይነቶች ናቸውና እነሱን የበለጠ ከሌላው የአትክልት አይነት በተሻለ ተመራጭ አደርጋለሁ ወይም እነሱን እወዳለሁ ማለት ነው። የአትክልት አይነቶቹን ቆስጣ እና ሰላጣን ማለት ነው።

እህል መፍጨት ታውቃለህ ወይ ለሚለው እህልህን? አዎ በእርግጥም እህል መፍጨት አውቃለሁ። ማለትም በፊት በባህላዊ መንገድ ይሰሩ የነበሩ ብዙ የተለያዩ የእህል መፍጫ ዘዴዎች ነበሩ። ድንጋይና ድንጋይን በማፋጨት እህሎችን ይፈጩ ነበረ። እና እንዲሁም በመውቀጫም እህሎች ይፈጩ ነበረ ነገር ግን አሁን። የተለያዩ ማሽኖችን በመጠቀም ዘመናዊ የሆኑ ማሽኖችን በመጠቀም እህሎችን መፍጨት እንደሚቻል። ያየንበት እንዲሁም ደግሞ አሁን ያለውም የስልጣኔ ደረጃ በዛ የምንፈጭበትን ጊዜ ላይ ነን ማለት ነው

ግጭቶችህን ማስተካከል ትችላለህ ወይ? ለሚለው አዎ በጣም ብዙ ችግሮችን ወይም ግጭቶችን አለመግባባቶችን የምፈታባቸው ብዙ መንገዶች ይኖራሉ። በባህላዊም መንገድ እንዲሁም ደግሞ ጤናማ በሆነ መልክ መንገድና ስርዓቱን በጠበቀ መንገድ። ግጭቶችን አለመግባባቶችን የተለያየ ሰው በሚኖርበት አካባቢ ላይ የሚፈጠሩ የተለያዩ አለመግባባቶችን ወይም ግጭቶችን በዛ መንገድ ይፈታሉ ማለት ነው

ስንት ኢሜል ትልካለህ? ነው የሚለው። ኢሜል የምልክበት ብዙ አጋጣሚዎች ይኖራሉ። በማለትም የተለያየ ምክንያቶች እነዚህም ሲባል ያ ማለት በስራ አጋጣሚ የተለያየ ኢሜሎች የምቀበላቸው ኢሜሎች አሉ። እንደገና ደግሞ እኔም የምልካቸው ኢሜሎች አሉ ማለት ነው። እና ከዛ አኳያ በቀን ውስጥ ብዙ አይነት ኢሜሎች ላስተናግድ እችላለሁ። ከአምስት በላይ የሆኑ ኢሜሎች በቀን ውስጥ ላስተናግድ እችላለሁ ማለት ነው።

ስለ ቤተሰብህ ንገረኝ? ለሚለው ቤተሰቦቸ ያው ብዙ ጊዜ ያው ከእኔ ጋር ባይሆኑም ወደ አምስት ነን። ወንድም እህት የለኝም። እናትና አባት ያው መደበኛ የቤተሰቦቹ መሪዎች ናቸው ማለት ነው። ስለዚህ አምስት ወንድም እና ምንም እህት ነው ያለኝ ማለት ነው።

ልደትህን እንዴት ታከብራለህ? ለሚለው ማለትም ልደቴን ያው እንደ እድሜ ደረጃ ይለያያል በፊት ወጣት እያለ ወይም ከ ታዳጊነት እያለው በደንብ በጊዜው ማለት በቀኑ በለቱ እለት። በጥሩ ሁኔታ ከሌሎች ከጓደኞቼ ጋር እና እንዲሁም ደግሞ ከትምህርት ቤት ጓደኛዬ የትምህርት ክላስ ሚቴ ወይም ደግሞ ጓደኞቼ ጋር ክብረ ባሉን እንጋራ እንደሰት ነበር አብረን እናሳልፍ ነበረ። ግን አሁን ካደግን በኋላ ግን ያው አስበን በማስ አስበን ብቻ ነው ማለት ነው። እለቱን የምናልፈው።

የቀረ ምግብ ትበላለህ ወይ ለሚለው ያው ማለትም የቀረ ምግብ በብዙ ጊዜ ከጤናማ አኳያ ያን ያህል ደህንነት የተጠበቀ ስላልሆነ ግዴታ ደህንነቱ የተጠበቀ ምግብ ወይም ቶሎ የበሰለ ምግብ ነው የምበላው ወይም የምመገበው ማለት ነው። እንጂ የቀረ ወይም የቆየ ምግብ መመገብ ለጤና ጥሩ ስላልሆነ ትኩስ የሆነ ምግብ ነው የምመገበው ማለት ነው

ጠዋት ወይስ የማታ ሰው ነህ ለሚለው? ብዙ ጊዜ እኔ ያው የማታ ሰውም የምሆንበት ጊዜ አለ የጧትም ሰው የምሆንበት ጊዜ አለ። ማለትም እንደ ውሎዬ ሊወሰን ይችላል ማለት ነው። ያ ብዙ ጊዜ አምሽቼ ከተኛሁ የማታ ሰው ላይ ማለት ነው። እና በጊዜ ከተኛው ደግሞ የጠዋት ሰው እሆናለሁ ማለት ነው። እኔ እንደ ቆይታዬ ነው የሚሆነው የሚወሰነው ማለት ነው

ምን? አይነት ሳሙና ትጠቀማለህ ለሚለው ብዙ ጊዜ የምጠቀመው የሳሙና አይነት እንደየ አገልግሎቱ ወይም ደግሞ እንደ አገልግሎቱ አይነት ይወሰናል ማለት ነው። ያ ማለት ለልብስ ከሆነ የልብስ ሳሙና አለ። እንዲሁም ደግሞ ለገላ ከሆነ የገላ ሳሙና አለ። እንዲሁም ለሌላ ጥቅም ከሆነ ለፀጉርም ከሆነ እንደዛው ለእቃም ከሆነ እንደዛው የተለያየ አይነት ሳሙና ነው ያለው ማለት ነው።

የክላውድ ማመልከቻ ትጠቀማለህ ወይ ለሚለው? አዎ የክላውድ ማመልከቻዎች እጠቀማለሁ ማከማቻዎች እጠቀማለሁ ምክንያቱም በተለያዩ ትላልቅ ፋይሎችም ወይም ደግሞ በዛ ያሉ ፋይሎችን። በአንድ ቦታ ለማካማቸት እና ለማካተት ግዴታ የክላውድ ማከማቻ ያስፈልጋል። ስለዚህ በዛ ያሉ ፋይሎችን ስለሚይዝ የክላውድ ማከማቻን እጠቀማለሁ ማለት ነው።

ስራህን ትወደዋለህ ወይ? ለሚለው በሚገባ ስራዬን እወደዋለሁ ምክንያቱም ብዙ ችግሮች ሊቀረፉበት የሚገባ ወሳኝ የስራ ዘርፍ ስለሆነ። ማለትም በዛ ስራ ውስጥ ደግሞ የኔ ሚና የጎላ እንዲሆን ስለምፈልግ። ስራዬን በአግባቡ ማከናወን እና ስራዬንም ደግሞ የበለጠ ውጤታም እንዲሆን እፈልጋለሁ ስራየንም እወደዋለሁ ማለት ነው።

ማደንዘዝ ትወዳለህ ለሚለው ያው ማደንዘዝ እንዲህ ማለት ብዙ ጊዜ ያው መደንዘዝም ማደንዘዝም ጥሩ የሆነ ተግባር አይደለም። በተቻለ መጠን ነቃ ማለትና ቅልጥፍናን ያማከለ እንቅስቃሴዎችን ማከናወን ነው የሚገባን ማለት ነው። እና ማደንዘዝ ለሚለው ተግባር ወይም ደግሞ ሀሳብ ጥሩ የሆነ እንትን አይደለም እና። ማደንዘዝ አልወድም ማለት ነው

ጥራት ያለው ስራ ማቅረብ ትችላለህ ለሚለው አዎ ጥራት ያለው ስራ ማቅረብ መቻል ብቻ ሳይሆን አላፊነትም ግዴታም ነውና። ጥራት እንዲኖረው የሚደረጉ ጥራት ራሱ የስራው አካል ስለሆነ። ጥራት ያለውን ስራ ማቅረብ ሀላፊነታችንም የስራውም አንድ አካል ስለሆነ። በሚገባ ጥራት ያለው ስራ ማቅረብ እችላለሁ ማለት ነው